በብእር ወይም በርሳስ እጽፋለሁ በሁለቱም እጠቀማለሁ ያው የሚጠፋ ነገር ከሆነ ምጽፈው በእርሳስ እጽፋለሁ የማይጠፉ ነገሮች እና ተማምኜ እምጽፋቸው ከሆነ ደግሞ በብእር እጽፋለሁ ማለት ነው። ሁለቱንም እጠቀምበታለሁ አብዛኛው ጊዜ ግን የምጠቀመው በብእር ነው። ያው ብዙ የሚጻፋ አናገር ስለሌለ አብዛኛውን የምጽፈው በብእር ነው። በርሳስ ያን ጊዜን ያህል ምጽፈው ነገር የለኝም።

ብዙ ጊዜ ወደ ገዳማት ቦታ ተጉዤ አውቃለሁ ለምሳሌ ከሀገራችን የቱሪስት መስብ ከሆነ ውስጥ ላሊባላ ሁለት ሶስት ጊዜ ተጉዣለሁ። አክሱም እንደዚሁ ሁለቴ ተጉዣለሁ። ከዛም በተጨማሪ ወደ ውዋ ከተማ ወደ ጎንዴር ተጉዣለሁ። ከዛም ወደ ሀረር የጀጎል ግንብ የመሳሰሉትን ሀረር ከተማን በሙሉ ተጉዤ ጎብኝቻለሁ። ሀገር ውስጥ ያሉ ብዙ ቦታዎችን አይቻለሁ።

የምመርጠው እሙቀት መጠን ወይና ደጋ በሆነ አካባቢ መካከለኛ ሙቀት በጣም ሞቃት ሳይሆን በጣም ብርድ ሳይሆን መካከለኛ የወይና ደጋ ይበላል በአገራችን አጠራር እሱ ይመቸኛል። ያው ለሰውነትም ጥሩ ነው ላተነፍፈስም ጥሩ ነው። ለማንኛውም ነገር ወይና ደጋ የሆነ ሙቀት በጣም ሙቀትም ያልሆነም ያልቀዘቀዘም ጥሩ አየር ይስማማኛል

ብስክሌት ጋልቤ አላውቅም እስካሁን ብችልና ብጋልብ ይስይለኛል ግን ያው ያለንበት አከባቢ ብስክሌትም የለም ብዛትም እና ብስክሌትም ሞክሬም ጋልቤም አላውቅም። ግን እንደ ፍላጎት ቢኖረኝና ብችል ደስ ይለኛል። ያው አጋጣሚዎችን ስላላገኘውና ስላላ እስካሁን ስላልነዳው ነው እንጂ።

በአካባቢው ድልድይ አለ። ያው ከተማ ስለሆነ ያለነው ባስባልት ላይ የተሰራ ድልድይ የውሃ ማሻገሪያ አለ። ያው ድልድይ በባህላዊ የሚሰራ አለ። በዘመናዊ የሚሰራ አለ ያው ዘመናዊ ማለት ያው በመኪና መንገድ ከሆነ ያው ቱቦ ተቀብሮለት ይሰራል። በባህላዊ ከሆነ ደግሞ እንጨት ተረብሮ የሚሰራ ድልድይ ነው። በአካባቢያችን ያለው ግን ያው በመንገድ የተሰራ ዘመናዊ ድልድይ ነው

የምወደው ጣፋጭ ምግብ ያው ማር ነው። ማር በጣም ወሳኝ የሆነ ተወዳጅ- የዚህ ምግብ ነው። በምድር ላይ ጣፋጭ ብዙ ሰው የማይወድ ሊሆን ይችላል። ግን እኔ የምወደው ጣፋጭ ከሚባል ምግብ ውስጥ ማር ነው። ማር ለሰውነትም ለሆድ ህመም ለሁሉም በጣም ጥሩና አስፈላጊ ነገር ነው። እኔም ደግሞ በጣም እወደዋለሁ።

ቤቴን ያው በተቻለኝ መጠን አስውባለሁ ቦታ በመቀያየር አንዱን መደርደሪያ ቁም ሳጥን እንደዚህ ምንጣፍ በማንጠፍ በመወልወል በመጥረግ እና የተለያዩ ሽቶዎችን በመርጨት መጋረጃ በመስቀል ቀለም በመቀባት በየጊዜው አዳዲስ እንዲመስል አዎ በደንብ አድርጌ አስውባለሁ እለት እለት ደግሞ ቤቴን እወለውላለሁ አጸዳለሁ።

የሚጠቀመው መሳሪያ ለቤት ውስጥ አገልግሎት ያው ቢላዋ እጠቀማለሁ መጥረቢያ ዶማ እነዚህ ያው የ ምንድነው የመስሪያ መሳሪያዎች ማገዣ መቀስ? እነዚህ እዚህ ነገሮች እጠቀማለሁ የመንግ መሳሪያዎች ናቸው። ያው ቢላ ሽንኩርት መክተፊያ ስጋ መክተፊያነት ያገለግላል። መቀስ ደግሞ አንዳንድ ወረቀቶችና የሚቆረጡ ነገሮችን ለመቁረጥ ያገለግላል። እነዚህን መሳሪያዎች እጠቀማለሁ

ዝናብ ሲዘንብ በጣም ነው ደስ የሚለኝ አዎ ቤት ከሆንኩ እተኛለሁ በዝናብ ሰዓት መተኛት ያስደስተኛል። ያው ድምፁም ምኑም ውጭው እንትን ቀዝቃዛማ ስለሚሆን ዝናብ በዘነበ ጊዜ። ያን ጊዜ ለብሶ በቃ ፋ ብሎ መተኛት ደስ ይላል። ትኩስ ትኩስ ነገር ተጠቅሞ መተኛት እወደዋለሁ። የፊ ከሆንኩ ዱር ከሆንኩ ደግሞ ያው መጠለያ ውስጥ እጠለላለሁ እንዳይመታኝ

በመታጠቢያ ቤት ውስጥ አልዘምርም። ያው መዝሙር የምዘምረው በሃይማኖት ተቋማት ነው። እንጂ ከዛ ውጪ ብዙም ይሄ መታጠቢያ ቤት ያው ቶሎ ታጥቤ መውጣት ነው ያን ያህል አልቆይም። ብቆይም ደግሞ ለአስራ አምስት ደቂቃ እንዲዚህ ነውና በዛ ሰዓት ውስጥ ምንም አይነት ዘፈን መዘፍንም መዘመርም መዝሙርም አልዘምርም።

በመስመር ላይ እመራለሁ። ያው መማር ያው ጥሩ ነው። ግን በመስመር ላይ ያው ቆሞ ባለህበት ቦታ ቆመ ያው መስመር መማር ጥሩ ነው። እኔም ውስጡን እመራለሁ። ያው ከመማሩም ብዙ እውቀቶችን አግኝቻለሁ። ከሚሰጡት ትምህርቶች አብዛኞቹን ለህይወት የሚጠቅም፣ ለስራ የሚጠቅም፣ ለእድገት የሚጠቅም፣ ለተለያዩ ነገሮች የሚጠቅሙ ትምህርቶችን በመስመር ላይ በመማር አግኝቻለሁ።

ቡና መፍጨት አውቃለሁ ያው ቡና በሁለት አይነት መንገድ ይፈጫል ለአንድናው በኤሌክትሪክ በመብራት ተጠቅሞ በማሽን የሚፈጭ ነው እሱንም እፈጫለሁ። እንደገና ደግሞ በባህላዊ እቃ የሚወቀጥ በሞቀጫና ዘነዘና አድርጎ ይደቃል ይወቀጣል ይፈጫል ያይደቃል ማለት ነው። እና በሁለቱም ያው መፍጨት አውቃለሁ እና ወ ፈጭቼም አውቃለሁ

የቀን የቀን መቁጠሪያ አውቃለሁ ያው በስልክ ላይ የሚጫነው አፕሊኬሽን አለ እሱን እጠቀማለሁ። የቀን መቁጠሪያ እንዲሁም ደግሞ በጽሁፍ ወጥቶ እንዴት አፕ ላይ የሚሰራ እነሱን እጠቀማለው። የሀበሻ ቀን መቁጠሪያ ግርጎሪ ካላንደር የሚል እሱን እጠቀማለው። እና የቀን መቁጠሪያ ያው በተለይ በዓላትን አጽናተን እነዚህን ትልልቅ ባህሎችን ለማወቅ የቀን መቁጠሪያ እጠቀማለሁ።

አዋራ ችግር ይፈጥርብናል ያው ችግር የሚፈጥረው አይን ላይ በመግባት አይን አለርጂክ እንዲሆን ያደርጋል። ሌላ ደግሞ በአቧራ ሲሆን በአፍንጫ እና እንደዚ ስለሚገባው ለጉንፋን ያጋልጠኛል። እና አቧራ ብዙ ጊዜ ባይኖር እመርጣለሁ። እና አቧራ እንደዚህ አይነት ችግሮችን ያደርስብኛል በጉንፋን እንዲያዝ ያደርጋል። እንደገና ደግሞ ያይን ትራኮማ እንዲኖር እንዲያዝ ያደርገኛልና። አዋራ ችግር ይፈጥርብኛል

በመስመር ላይ ገዢ ነኝ ያው በመስመር ላይ የሚዞሩ ጫማዎች አሉ በመስመር ላይ ሚዞሩ ቦንዳዎች አሉ። እና መስመር ላይ የሚገዙ እቃወች ኳሊቲ ኳሊቲ ያላቸው በጣም ጥራት ያላቸው ናቸው። እና እነሱን እገዛለሁ በተልይ እህድ እሁድ ቀን። የሚዞሩ በገበያ ቀን የሚዞሩ ነገሮች በጣም ኳሊቲ እና ጥራት ያላቸው ስለሆኑ እነሱን እገዛለሁ

አስታየት መቀበል ወዳለው በጣም ሰው ስለ ጠንካራ ጎን ስለ ደካማ ጎን እንደዚሁም ደግሞ አንዳንድ ጉድለቶችን አስታየት ስሰጠን በጣም በጣም ነው ደስ የሚለኝ አስታየት ጥሩ ነው። ድክመትን ለማሻሻል ብርታትን በዛው ለመቀጠል። ወዲህ ደግሞ መስተካከል ያለበትን ነገር ለማስተካከል አስታየት በጣም ወሳኝና አስፈላጊ ስለሆነ እኔ አስታየት የሚሰጠኝ ካለ እቀበላለው።

ማቅረቢያ ማድረግ እችላለሁ። ያው ማቅረቢያ ፎቶ ለማንሳት ቪዲዮ ማቅረብ ወደ እኔ ራቅ ያለ ከሆነ ወደ ራሴን ማቅርብ። ከኔ የራቁ ሰዎችን በፍቅር ወደ እኔ ማቅረብ እና ማቅረቢያ ማድረግ እችላለሁ። በተለይ ፎቶ በማነሳበት ጊዜ ማቅረቢያዎችን ተጠቅሜ ወደ እኔ ራቅ ያለውን በማቅረቢያ በአቅርቤ አደርጋለሁ።

ትንኖች በአካባቢዬ በብዛት አለ ያው ትንኞች አስቸጋሪ ነው እና ትንኝ የሌለበት የለም። ብዛት በአካባቢው ያለው ማታ ማታ በተለይ ያስቸግራሉ። እናት እኔም ዋህማ በሆነ አካባቢ በቤታችን በግቢያችን ደግሞ ውሃ ስለማይጠፋ በዛ አካባቢ ዛፍ አትክልት ስላለ። በዚህ በአትክልቱ ዙሪያ ብዙ ትንኞች አሉና በአከባቢያችን ብዙ ትንኞች አሉ

ማሸነፍ እችላለሁ ያው አሸንፋለሁ ያልኩትን በአግባቡ ተከታትዬ ማሸነፍ እችላለሁ። ማሸነፍ ደግሞ ያው ይሄ የሰው ሞራል እንደኛው ክብር ነው። እና ማሸነፍ እችላለሁ አሸንፋለሁ አልኩትን ማሸነፍ ደግሞ በትምህርትም በተለያዩ ነገሮችም አንድን ነገር አሸንፋለሁ ብዬ ካቀርድኩ አሸንፋለሁ ይሄ ደግሞ ሰው ከውስጡ ከተነሳሳ አሸንፋለሁ ብሎ ከተነሳሳ የሚያቅተው ነገር የለም እና እኔም አሸንፋለው ብዬ የተነሳሁትን አሸን

የህዝብ መመላለሻ እኔ እጠቀማለሁ ያው የህዝብ ከመስሪያ ቤት ወደ ቤት ለመሄድ እና እንደዛውም ደግሞ ከአንድ ከተማ ወደ አንድ ከተማ ሲሄድ የህዝብን አመላለሻ እጠቀማለሁ ያው ብዙ ጊዜ የምንቀሳቀሰው በህዝብ መማለሻ ነው። ያው በሀገራችን ላይ ያለው አብዛኛው የምንጠቀምበት የህዝብ ማመላለሻ ስለሆነ እሱን እጠቀም

በስልክ ገንዘብ እልካለሁ ሞባይል ባንክ በመጠቀም ያው ገንዘብ በስልኬ እልካለሁ። ይሄ ሞባይል ባንክ ያው ለንግድ ባንክ አባይ ባንክ ንብ ባንክ እነዚህን ባንኮች ላይ ሞባይል ባንኪንግ ተጠቃሚ ነኝ። እና በስልኬ ገንዘብ እልካለሁ ብዙ ጊዜ እንደውም ባንክ ቤት አልሄድም በስልኬ ነው ገንዘብ የምላላከው ማለት ነው

ለስራ እጓዛለሁ ለስራ ከቤቴ እስከ ስራ ቦታ ድረስ አስራ አምስት ደቂቃ በቀን ስንት ግዜ አራቴ ይመላለሳለሁ። አስራ አምስት ለአንድ ሰዓት ያህል በቀን እጓዛለሁ እና ለስራ። ከዛም አልፎ ደግሞ ከስራው ውጭ በእረፍቴ ቀን ሌሎች ስራዎችን ለመስራት እጓዛለሁ ሩቅ ቦታ ድረስ እስከ አርባ ሃምሳ ኪሎ ሜትር ሄጄ እሰራለሁ እና መስራት ያስደስተኛል። ብዙ ርቀት መንገዶችን ሄጄም እሰራለሁ

ከስራ ሰዓት በኋላ የግል ስራ እሰራለሁ ያም ደግሞ የግል ስራ ማለት አንዳንዴ ንግዶችን እነግዳለሁ። እንዲሁም ደግሞ የሚጻፉ ድርሰት እጽፋለሁ። ከዛን ደግሞ ከስራ ስወጣ የቤተክርስቲያን ስራ እሰራለሁ። የሃይማኖት አገልግሎትን አገለግላለሁ። እና ከስራ ሰዓት ውጪ እረፍት ከማረግበት ውጪ የተለያዩ ስራዎችን እሰራለሁ እንደዚሁ ቁጭ ብዬ የማሳልፈው ጊዜ የለም።